ወደ የተለያዩ ኢትዮጵያ ክፍሎች ተጓጉዤ አውቃለሁ። ምሳሌ እኔ ያለሁት አሁን ባህርዳር ነው ወደ አዲስ አበባ እሄዳለ፤ ወደ ቡሬ እሄዳለሁ፤ ወደ ቤንሻንጉልጉምዝ ክልል ሂጄ አውቃለሁ። እንጅባራን አውቃታለሁ የተለያዩ ከተሞችን እየተዟዟርኩ አይቻለሁ አውቃለሁ። እና ብዙ ቦታ አውቃለሁ።